ሻማ ማብራት በሚገባ እወዳለሁ። ሻማ ማብራት በጣም ደስ ይለኛል። ሻማ ለልደት እንዲሁም ደግሞ ለተለያዩ ፕሮግራሞች ሻማ ይበራል። የተለያዩ ልደቶችን እንደዚሁም ደግሞ በዓል ክብሮች እና አዲስ አመት እንዲሁም ደግሞ ለአዲስ አመት ለበአል ለሃይማኖታዊ ለባህላዊ ክብረ በዓሎች ሻማ ይበራል። እንዲሁም ደግሞ ቤት ውስጥ መብራት ሲጠፋ ሻማ የተለያዩ ልደቶችን እንደዚሁም ደግሞ በዓል ክብሮች ለተለያዩ ተግዳሮቶች ለሃይማኖታዊ ቦታዎች በጣም ያገለግላል። ሻማ መብራት

እጄን መታጠብ በጣም ነው የምወደው ሁል ጊዜ ምግብ ስበላ እጅ እታጠባለሁ ምግብ ከመብላቴ በፊት እታጠባለሁ ከበላሁ በኋላ እንታጠባለሁ። በየትኛውም አጋጣሚ የምነካው ነገር ቆሻሻ ስለሆነ እጄን መታጠብ በጣም ያስደስተኛል። ሁሉ ነገር ስነካ እጄን እታጠባለሁ ምክንያቱም ብዙ ጊዜ ወደ አፌ እጄን ስለምወስድ የተለያዩ በሽታዎች እንዳይመጡብኝ እጄን እታጠባለሁ በደጋጋሚ በቀን ውስጥ ብዙ ጊዜ እጄን እታጠባለሁ እጅ መታጠብ ለጤናም ጤናን ለመጠበቅ አሪፉም እና ቀላሉ ዘዴ መንገድ ነው።

እኔ የምወደው በዓል ብዙ አይነት ክብረ በዓሎችን እወዳለሁ። የምወደው በዓል ፋሲካ በዓልን በጣም ነው የምወደው። ከበዓላት ሁሉ ሃይማኖታዊ በዓል የሆነው ፋሲካ በዓል በጣም ነው የምወደው። እንዲሁም ደግሞ የብሄር ብሄረሰቦች የሚከበርበትን ቀኖች እወዳለሁ። እና በኢትዮጵያ በጣም ትልቁ የክብረ በዓል በጣም ብዙ ክብረ በዓሎች አሉ። እና ፋሲካ በዓል በጣም የሚያስደስተኛል።

የሸክላ እቃዎችን በሚገባ እጠቀማለሁ። የሸክላ እንስራ እንስራ በሸክላ አለ ጀበና በሸክላ አለ በሸክላ ሳህን አለ የሸክላ ጀበናዎች አሉ። የሸክላ ትሪዎች የሸክላ ድስቶች አሉ። የተለያዩ የሸክላ እቃዎች ቤት ውስጥ የምንገለገልባቸው እቃዎችን የምንቀዳባቸው ምግብ የምናበስልባቸው እንዲሁም ደግሞ ምግብን የምናቀርብባቸው የምንበላባቸው። የተለያዩ ውሃዎችን የምንቀዳባቸው ቡና የምናፈላባቸው የተለያየ የጀበና አይነት እንዲሁም ደግሞ የሸክላ አይነት የሸክላ ስሪቶች የሆኑ ብዙ አይነት እቃዎች አሉ። የሸክላ እቃም መጠቀም በጣም አሪፍ ነው። ምክንያቱም በሸክላ ድስት ለምሳሌ ወጥ ይሰራል ዶሮ ወጥ ይሰራል በጣም ይጣፍጣል። በሸክላ ድስት በጣም ብዙ ነገር ይጣፍጣል። በጀበና በሸክላ ጀበና ሲፈላ ቡናም ይጣፍል። የሸክላ እቃ በጣም ጥቅም አለው

የቪዲዮ ጥሪዎችን አንዳንዴ አልፎ አልፎ አደርጋለሁ። ከተለያዩ ሰዎች ጋር ለምሳሌ ከእናቴ ጋር አደርጋለሁ የቪዲዮ ጥሪዎችን ምክንያቱም አንድ ላይ ስለሌለን ከአንድ ከተማ ወደ አንድ ከተማ ስንራራቅ ከሀገር ውጪ ላሉ ሰዎች በተለይ ባህር ማዶ ላሉ የተለያዩ ውጪ ሀገራት ላይ ለሚገኙ ሰዎች የቪዲዮ አወራርን አደርጋለሁ። በቪዲዮ ደውልላችኋለሁ የቪዲዮ ጥሪን አደርጋለሁ። በቪዲዮ ብዙዎችን አወራለሁ። ብዙ የተለያዩ ሰዎችን የናፈቅኳቸው ቤተሰቦቼ እንዲሁም ደግሞ ጓደኞቼ ስራ ባልደረቦቼን። በስራ ጉዳይ በቪዲዮ እናወራለን። የቪዲዮ ጥሪ እንግዲህ የሚያገለግለው አንድን ሰው የናፈቅነውን ሰው ማየት ያስደስተናል ለማየት ይረዳናል። ሁለተኛ ደግሞ አንዳንድ የስራ ጉዳዮችን በግልጽ ለመነጋገር ስብሰባዎችን በተለያዩ የቪዲዮ ጥሪዎች መመካከር ይረዳል።

እኔ የምመገበው በሳህን ነው በሳህን ነው ምግቦችን የምመገበው ሁሉን ነገር በሳህን እመገባለሁ ከዛ ውጪ ደግሞ ምመገበው በእጄ ነው። ሩዝ እና የተለያየ ገንፎ ሲሆን በማንኪያ እና በተለያዩ የመመገቢያ ባህላዊ እንዲሁም ደግሞ ዘመናዊ እቃዎች አሉ በእነሱ እመገባለሁ እምመገበው በእጄ ነው። ምግብ ስንመገብ እንግዲህ አንደኛ እጃችንን እንታጠባለን። ሁለተኛ ላይ ምግብ ስናበስል መጀመሪያ በስነ ስርዓት በንጽህና የምናበስልበትን እቃ ማጠብ እንዲሁም ደግሞ ማሰናደታ ያስፈልጋል። የምንጠቀማቸው ነገሮችን ቀድመን ማዘጋጀት የምናበስለውንም ግብአቶቹ ሁሉ መግዛት ሁሉንም መሰብሰብ ይጠበቅብናል። ከዛ ውጪ ሁሉንም ነገር ስናበስል እንግዲህ በጥራትና በጥሩ መንገድ አድርገን ማ አብስለን ነው ከዛ በኋላ ከበሰለ በኋላ ምግቡ እንደበሰለ እና እንዳልበሰለ አይተን ጨው ስናደርግበት በጨውና በዘይት በስነ ስርዓት ጥሩ ነገር ሰርተን እንመገባለን። እንግዲህ ስንመገብ ሰዎች የሚመገቡት ብዙ አይነት ምግብ አለ። እኔ የምመገበው እንጀራ በወጥ እንዲሁም ደግሞ አንዳንዴ እሩዝ እመገባለሁ እና እነዚህ ኖች ናቸው። ሁሌም ወደ ውጪ ሄጄ ከውጪም እበላለሁ። ግን በብዛት ቤት ውስጥ ነው እኔ የምመገበው ስለዚህ የምመገብባት በዛህንና አንዳንዴም በትሪ ከቤተሰብ ጋር በትሪ መብላት በጣም ያስደስታል ከሰው ጋር ተሰብስበው አንድ ላይ በትሪ መብላት በጣም ደስ የሚል ነገር ነው። በህብረት መመገብ ደስ ይላል በትሪ ስመገብ ደስ ይለኛል ከሰው ጋር ሲቀጥል ብቻዬን ስሆን ደግሞ በአንድ ሳህን ብቻዬን ቁጭ ብዬ እመገባለሁ ማለት ነው። እና ምግብ ስንመገብ ብዙን ጊዜ ማድረግ ያለብን ንጽህናችንን መጠበቅ ነው። የእጃችን ንጽህና እንዲሁም ደግሞ ያለንበትን ቦታ የተቀመጥንበትን እንዲሁም ደግሞ የምንበላበትን ክፍል እንዲሁም ደግሞ የበላንበት ያለውን ሳህን ወይ ደግሞ እቃዎችን መጀመሪያ አጥበን ማሰናዳት እንዲሁም ደግሞ መጨረስ ይጠበቅብናል። ሁሉም ነገር በጽዳትና በስነ ስርዓት ከሰራን ካደረግን በኋላ የምንመገብበትን እቃ እናጥባለን ከዛም በኋላ እዛ እቃ ላይ አድርገን ሳህን ሊሆን ይችላል እዛ እቃ አድርገን እንመገባለን ማለት ነው። ተመግበን ከጨረስን በኋላ ቀጥታ ወስደን እቃውን እናጥባለን እቃውን ካጠብን በኋላ ቦታው ላይ እናስቀምጣለን ማለት ነው። ቦታው ላይ አስቀምጠን ከጨረስን በኋላ ያንን እቃ ሌላም ጊዜ አንስቶ ስለምንመገብበት በስነ ስርዓት ጥሩ ቦታ ላይ እናስቀምጠዋለን እቃውን ማለት ነው። እቃውን እንደዛ ካስቀመጥን በኋላ ሌላ ሰዎችም ሲመጣ እቃስ የምንመገብበትን እቃ አብዝተን መግዛት አለብን ምክንያቱም ብዙ ሰው ቤታችን ሊመጣ ይችላል ብዙ ቤተሰብ ሊኖር ይችላል። ብዙ እቃዎችን ገዝተን እናስቀምጣለን ምክንያቱም የበአል ጊዜ የተለያዩ የበአል የሃይማኖት የብሄር ብሄረሰብ ጊዜ የተለያዩ ሀገራዊ ሃይማኖታዊ ደግሞ የግል የተለያዩ ነገሮች ሲከበሩ የተለያዩ የልደት እንዲሁም የሰርግ የተለያዩ የደስታ የሰርግ የተለያዩ ክብረ ባህሎች ላይ እነዛን ጥሩ ጥሩ እቃዎች እንጠቀማቸዋለን ማለት ነው። ከዛ ውጪ የመመገበያ እቃ ለሰው ራሱ ስጦታ አድርገን መግዛት እንችላለን ለሰው ስጦታ መስጠት እንችላለን በሰርግ ጊዜ እንደ ባህል ከሆነ በሰርግ ጊዜ የተለያዩ ስጦታዎች ይሰጣሉ የተለያዩ ነገሮች ይደረጋሉ በሰርግ ጊዜ ስጦታ አድርገን እንሰጣለን። እና እነዚህን የመሳሰሉትን ነገሮችን እናደርጋለን ምግብ ስንመገብ ሁላችንም የምናደርገው ንጽህነት መጠበቅ ነው። የምንመገብበትን ነገሮች በምን ትመገባለህ የሚለው እኔ የምመገበው በሳህን እንዲሁም ደግሞ በማንኪያ ገንፎ ከሆነ ማንኪያ ሩዝ እነዚህ እነዚህ የተመሳሰሉትን በማንኪያ እመገባለሁ ከዛ ውጪ እንጀራ የመሳሰሉት ነገር እንዲሁም ደግሞ እንጀራ አትክልት እነዚህ እነዚህ ነገሮችን በእጄ እመግባለሁ የምመግብበት ሳህን እቃዎች ሰፊ ዝርግ ሳህኖች በእነዚህ እመገባለሁ ማለት ነው። የሚሰራባቸው ደግሞ በድስት ነው ያ ነገር የሚሰራው ድስት የሸክላ ድስት አለ። ሳህንም ደግሞ የሸክላ ሳህን አለ። ምግብ የሚጣፍጠው በሸክላ ድስት እንዲሁም ደግሞ በሸክላ ሳህን ሲሰራ ነው በጣም ደስ የሚለው በዛ መንገድ ነው ማለት ነው። የምግብ ፍላጎቱ በጣም ደስ ይላል ምክንያቱም ምግብ እኔም የምወደው ምግብ እንጀራ ነው እንጀራ ነው በብዛት የምመገበው የምመገብበትም ደግሞ በዚህ መንገድ ነው ከሰዎች ጋር መመገብ ደስ ይለኛል። እኔ ብዙ ጊዜ በእጄ ስመገብ ነው የምጠግበው በገዛ እጄ ራሴን እያጎረስኩ በእጄ እበላለሁ ማለት ነው እኔ የምበላው በእጄ እና በእጄ ነው። ስለዚህ እንደዚህ አድርጌ በስነ ስርዓት በመመገብ ራሴን ጠዋትም ማታም ሁሌም እመገባለሁ በቀን ሶስቴ እመገባለሁ። ጠዋት አንድ ሰዓት ላይ ቀን ቀትር ላይ ስድስት ሰዓት ላይ እንዲሁም ደግሞ ማታ ከሁለት ሰዓት እስከ ሶስት ሰዓት ባለው ምግቤን እመገባለሁ ማለት ነው። በሚገባ ሰዓት ምግቤን እራቴን ቁርሴን ምሳዬን መክሰሴን በስነ ስርዓት እመገባለሁ ማለት ነው። እነዚህ ሁሉ የኔ የመመገቢያ ሰአቶች ናቸው

በተፈጥሮ ቦታ ውስጥ መራመድ እንዲሁም ደሞ በተፈጥሮ ቦታ ላይ በዛ ላይ መዝናናት በጣም ነው ደስ እሚለኝ። በተፈጥሮ ቦታ ውስጥ መሄድ የተለያዩ ጋራ ላይ እንደተለያዩ ሸንተራር ጋራ ጋራ ላይ መሄድ በጣም ደስ ይለኛል የተለያዩ ጫካ ውስጥ መሄድ በጣም ነው እሚያስደስተኝ። ተፈጥሮአዊ ቦታ ላይ ተራሮች ላይ መሄድ በተራሮች ላይ እየሄዱ ማየት የተለያዩ ነገሮችን ማየት መዝናናት በጣም ደስ ይለኛል። የተፈጥሯዊ ቦታ ዋሻዎችን መጎብኘት የተለያዩ የተፈጥሯዊ ቦታን እንዲሁም ደሞ ታሪካዊ እሴት ያላቸውን የተፈጠራዊ ቦታዎችን መመልከት ደስ ይለኛል የተለያዩ ወንዞች በወንዝ ዙሪያም መራመድ ደስ ይለኛል። በባህር በባህር ዳር ላይ መራመድ ደስ ይለኛል ባህር ዳር ላይ ቁጭ ብዬ ማየት ደስ ይለኛል። ወፎችን ማየት የተለያዩ እንስሳት የተፈጥሯዊ ነገር የሆኑትን የተለያዩ ነገሮችን መመልከት በጣም ነው ደስ እሚለኝ። እንግዲህ ተፈጥሮአዊ ቦታ ስንሄድ ተፈጥሮአዊ ቦታ ለመሄድ ስናስብና ስንሄድ ተፈጥሯዊ ቦታ እምንሄደው አእምሯችን ለማደስ እንዲሁም ደግሞ ጥሩ ስሜት እንዲሰማን ለማድረግ ነው። ተፈጥሯዊ ቦታዎችን እምናየውም ለዛ ነው ስለዚህ ተፈጥሯዊ ቦታ መሄድ በጣም ደስ እሚል ነገር ነው የተፈጥሯዊ ቦታ መሄድ በጣም ያስደስተኛል። ተራሮች ላይ መሄድ የተለያዩ ስፖርቶችን በተራሮች ላይ መስራት የተለያዩ ተግዳሮቶችን የአካል ብቃት እንቅስቃሴዎችን መስራት በጣም ደስ ይለኛል። ተፈጥሮአዊ ቦታ መሄድ በጣም ነው እሚያስደስተኝ የተለያዩ ጫካ ውስጥ እንዲሁም ደግሞ የሳራማ ቦታ እንዲሁም ደግሞ እርሻው ቦታዎች የተለያዩ ተፈጥሯዊ ቦታዎች ላይ መጓዝ እንዲሁም ደግሞ መጎብኘት ደስ ይለኛል። የተለያዩ ብዙ ብዙ እንስሳዎች ባሉበት የተለያዩ ጫካ ውስጥ መሄድ እንዲሁም ደሞ እነሱን ማየት በጣም ደስ ይለኛል። በተፈጥሯዊ ቦታ ላይ መጓዝ የተፈጥሯዊ ቦታ ላይ ቁጭ ብዬ መጽሐፍ ማንበብ ተፈጥሯዊ ቦታ ላይ ቁጭ ብዬ አንድ ነገር ማንሰላሰል ማሰብ በጣም ነው ደስ እሚለኝ ተፈጥሯዊ ቦታው የተፈጥሯዊ አየር መቀበል ደስ ይለኛል። ተፈጥሯዊ እንስሳዎችን ተፈጥሯዊ ውሃ ተፈጥሯዊ ወንዞች ተፈጥሯዊ ባህሮች የተለያዩ ተፈጥሯዊ ዋሻዎችን የተለያዩ እነዚህ አይነት የመሳሰሉ ተራሮችን ወንዞችን እነዚህ እነዚህ ነገሮችን የመመልከት እና የማየት በጣም እወዳለሁ። እነዚህ ማየት በጣም ያስደስተኛል እነዚህ ቦታዎች መሄድ እና እነዚህ መጎብኘት በጣም ነው የሚያስደስተኝ። ተፈጥሯዊ ውስጥ መራመድ በጣም እምወደው ብዙ ጊዜ ተፈጥሯዊ ቦታ ላይ እራመዳለሁ በባዶ እግሬ ሳር ላይ እራመዳለሁ ተፈጥሮአዊ ቦታ ላይ መራመድ በጣም ያስደስተኛል በጣም እሚያስደስተኝ ነገር ነው። ጭር ያለ ቦታ እንደ ወንዛ ወንዝ ቦታ የተለያዩ ተፈጥሯዊ ፋፋቴዎች ቦታ ላይ መራመድ በጣም ደስ ይለኛል እንደዚህ አይነት ቦታዎች መገኘት ያስደስተኛል። ለተለያዩ ነገሮች የተለያዩ ሰዎች ስንቀጣጠር እንዲሁም ደግሞ ከቤተሰቦች ጋር ስንገናኝ ተፈጥሮአዊ ቦታ ሄድን ለማሳለፍ እንዲሁም ደግሞ ከከተማ ወጥተን ተፈጥሯዊ ቦታዎችን ለማየት ተፈጥሯዊ ቦታዎችን ስናይ አእምሮአንችን ይታደሳል ተፈጥሯዊ ቦታዎች ላይ እየሄድን መዝናናት ላይ ለራሳችንም ለአዕምሯችንም ጥሩ ነው ለቤተሰቦቻችንም ደስታ ማድረግ ደስ ይላል። ስለዚህ ተፈጥሯዊ ቦታ መሄድ እና እዛ ቁጭ ብሎ ማወቅ አንድን ነገር መማር በጣም ደስ ይላል። ተፈጥሯዊ ነገር ሁሉን ነገር ያስተምረናል ተፈጥሯዊ ነገር ስለሚያስተምረን ታጥሯዊ ቦታ መራመድ ለጤናም ሆነ ለዕውቀትም በጣም ትልቅ ነገር ነው። ለአእምሮ እድሳትም በጣም አሪፍ ነገር ነው። ተፈጥሯዊ ቦታ ላይ መራመድ እንዲሁም ተፈጥሯዊ ቦታ ላይ መገኘት በጣም ደስተኛል።

ይቅርታ መጠየቅ በጣም ቀላል አይደለም ይቅርታ መጠየቅ ቀላል አይደለም አንደኛ ይቅርታ መጠየቅ በጣም ጥሩ ነው። ግን ሰዎችን ደግሞስ አንድ ነገር ሰዎችን ስናስቀይም ወይ ደግሞ ሰዎች ላይ የሆነ በደል ስናደርስ ሰዎችን ባለ በማወቅም ባለማወቅም ስናስቀይማቸው። እነዛ ሰዎች ያዝኑብናል እነዛ ሰዎች ደግሞ ድጋሚ ይቅርታ እንዲያደርጉልን ደግሞ እነሱ ልባቸውን እኛ እንዲከፍቱልን ድጋሚ ይቅር እንዲሉን የግድ ይቅርታ መጠየቅ እና መጸጸት ይቅርታ መጠየቅ አለብን። ይቅርታ መጠየቅ አንደኛ ለራሳችን ጥሩ ነው። በዛ ሰዓት ግን ይቅርታ ስንጠይቅ አንደኛ በጣም ነው የምናፍረው በጣም የሚያሳፍርናል በጣም ያሳዝነናል ያንን ሰው አሳዝነን። ይቅርታ መጠየቅ በጣም እንግዲህ በጣም ከባድ ነገር ነው። ይቅርታ ሰውን ይቅርታ መጠየቅ ጥሩ ነገር ነው ይቅርታ መጠየቅ ደስ ይላል። ግን ይቅርታ ማድረግም ደግሞ እንደዚህ ይከብዳል ይቅርታ ማድረግ አንድ ሰው ከተጎዳ በኋላ የማይሆን ነገር ከደረሰበት በኋላ ያንን ይቅርታ ለማድረግ ለዛው ይቅርታ ለማድረግ ይከብደዋል። ይቅርታ ማድረግም ይቅርታ ማድረግም ይቅርታ መጠየቅም በጣም ጥሩነት እና በጣም ጥሩ ነገር ነው። ይቅርታ መጠየቅ ሚጠቅመን ከሰዎች ጋር አድርቅ ለመውረድ እንዲሁም ደግሞ ሰላም ሰላምን ለማውረድ እንዲሁም ደግሞ ከሰዎች ጋር የተጣላ ነው የሚያስቀየምናቸውን ነገር እንዲረሱልን ማድረግ እንዲረሱልን ይረዳናል ማለት ነው። ያ ሰው ያዘነብንን ነገር እንዲተውልን ከፈለግን ይቅርታ መጠየቅ አለብን ማለት ነው። ያ ሰው ይቅርታ እንዲያደርግልን እኛ በራሳችን እንሄድን ይቅርታ መጠየቅ እንዲሁም ደግሞ ይቅርታ መጠየቅን ከዛ ሰው ጋር መታረቅ አለብን ማለት ነው። ይቅርታ ስንጠይቅ አንደኛ ከተኳረፍን አንደኛ የአንድ ሰው ከተኳረፈ ያ ሰው ይታረቃል ሰው የሚኳረፍ ከሆነ በዛ በይቅርታ ሁሉ ነገር ይፈታል። ይቅርታ መጠየቅ ማለት ትልቅነት ነው። ይቅርታ መጠየቅ በጣም ጥሩ ነገር ነው ይቅርታ መጠየቅ ለራስ ነው። ይቅርታ የሚጠይቅ ሰው ትልቅነት ነው። ስለዚህ ይቅርታ ለሚያውቀው ሰው ይቅርታ መጠየቅ ማለት በጣም ትልቅነት ነው። ለማያውቀው ሰው ግን የሚያሳፍር ወይ ደግሞ በጣም ዝቅተኛነት ስሜት የሚሰማው አድርጎ ሊሰማው ይችላል። ነገር ግን ይቅርታ መጠየቅ ትልቅነት እና በጣም ጥሩ ነገር ሰዎችን የሚያስታርቅ ለሰዎች በጥል በጥል መሃል። ጥል ከወረደ በዛ መሃል እንግዲህ ያንን ጥል ለማብረድ እንዲሁም ደግሞ ሰላም እንዲወርድ ለማድረግ አንደኛው መፍትሄ ይቅርታ መጠያየቅ እና። ለሰው ለዛ ሰውም ይቅርታ ማድረግ ይቅርታ መጠየቅ ይቅርታ ማድረግ ይሄ በጣም ጥሩ ነገር እና ሰዎች መሃል ያ ፍቅር እንዲወርድ እንዲሁም ደግሞ ሰላም እንዲወርድ የሚያደርግ ትልቁ መሰረታዊ ነገር ይቅርታ መጠየቅ እና ይቅርታ ማድረግ ነው። ስለዚህ ተበዳዩ ሳይሆን ይቅርታ የሚጠይቀው በዳዩ ይቅርታ ይጠይቃል ያ ሰው የበደለው ሰው ይቅርታ ይጠይቃል ተበዳዩብ ደግሞ የግድ ይቅርታ ማድረግ አለበት ምክንያቱም እሱ ይቅርታ ካላደረገለት ሰላም ሊወርድ አይችልም። አንድ ሰው ይቅርታ ጠየቀ ማለት ያኛው ይቅር ባዩ ይቅር ብዬሃለሁ ብሎ ከልቡ ይቅር መባባል አለበት። ይቅርታ የሚጠይቀውን ሰው ከልቡ ይቅርታ መጠየቅ አለበት ይቅርታ አድርግልኝ ብሎ ያንን ያስቀየመውን ሰው ይቅርታ መጠየቅ አለበት። ያ ተቀያሙም ተበዳዩ ሳውየም እንግዲህ ያንን ሰው ይቅር የሚለው ከልብ መሆን አለበት ከልቤ ይቅር ብያለሁ ወንድሜ ብሎ በስነስርዓት ሁሉም ነገር። በግልጽና በጥሩ መንገድ በፍቅር ይቅርታ መጠያየቅና መታረቅ ያስፈልጋል። ይቅርታ ሰላምን ያወርዳል ይቅርታ አንድነትን ያወርዳል። ይቅርታ በጣም ጥሩ ነገር ይፈጥራል ይቅርታ እየተበታተነ ቤተሰብን ይመልሳል። ባልና ሚስት ሲጣሉ በዛ ከጥሉ በኋላ ከአስራ አምስት ደቂቃ ወይ ደግሞ ከሰላሳ ደቂቃ በኋላ ከአንድ ቀን ከሁለት ቀን በኋላም ቢሆን ያ የተጣሉበትን ምክንያት ወይ ደግሞ የተጣሉበትን ነገር በማንሳት በዛ ላይ የትኛው ስህተት እንዳለው ሚስት ስህተት ካላት ወይ ደግሞ ባልስህተት ካለው ስህተቱን አርሞ ሁለቱ ተነጋግሮ ይቅርታ መጠያየቅ አለባቸው ማለት ነው። ይቅርታ በትዳር ውስጥም ሆነ በጓደኝነት በቤተሰቦች በእናትና በአባት በዘመድም እንዲሁም ደግሞ በጓደኞች በስራ ባልደረቦች በሁሉም ቦታ ይቅርታ ማድረግ። አንድን ነገር ጥሩ እንዲሆን ያደርገዋል በስራ ቦታም ከባልደረባችን ጋር ስንጣላ ወይ ከአለቆቻችን ጋር ስንጣላ ይቅርታ መደራረግ አለብን። ምክንያቱም ሰዎች በፍቅር ስራ ሲሰሩ ነው ሁሉ ነገር የሚሳካው ይቅርታ ብዙ ነገርን ሰላም ያደርጋል። ይቅርታ ስራችንን እንኳን በስራት እንድንሰራ ያደርገናል። ይቅርታ ከቤተሰቦቻችን ጋር ጥሩ ነገር እንድናሳልፍ ከቤተሰቦቻችን ጋር እናንለያይ ያደርገናል። ስለዚህ ለሰዎች ይቅርታ ማድረግ እንዲሁም ደግሞ ይቅርታን መቀበል እንደውም ደግሞ ከሰዎች ጋር ይቅርታን አድርገን ካደረገንም በኋላ በስነ ስርዓት እንደበፊቱ ታርቀን ሳንጨቃጨቅ በስምምነት በመነጋገርና በመስማማት በመፋቀር ከሰዎች ጋር መኖር ያስፈልጋል። ይቅርታ ከተበደልንም ለሰዎች ሰዎች ይቅርታ ከጠየቁን እኛም ሰዎች ይቅርታ መመለስ አለብን ለነሱ ይቅር ማለት አለብን። እነሱም ደግሞ እነሱ ይቅርታ የሚጠይቁን ከሆነ እኛ የቀረ ማየት አለብን። ካጠፋንም ሰዎችን ደግሞ አጥፍተናል በዴናናን ብለን ይቅርታ መጠየቅ አለብን። ያ ሰውም መልሶ ይቅር ብያችኋለሁ ሊለን ይገባል ማለት ነው። ይቅርታ መጠያየቅና ይቅርታ ማድረግ። ይሄ ሰባዊ እንዲሁም ደግሞ የሰባዊ ሰባዊነት ስሜት ስለሆነ አንድ ሰው እንስሳ ብቻ ነው ካጠፋ ይቅርታ የማይጠይቀው። ስለዚህ ሰው ደግሞ

ውሳኔ በመስጠት በጣም እችላለሁ፤ ውሳኔ መስጠት በጣም አሪፍ ነገር ነው በአንድ ነገር ላይ ውሳኔ መስጠት በጣም ጥሩ ነገር ነው ለምሳሌ ውሳኔ የሚያስፈልገው አንድ ነገር ግን ስንገባ ወይ ደግሞ አንዳንድ ምክሮች ሲኖሩ እነዚህ ሀሳቦች ላይ ውሳኔ መስጠት ጥያቄዎች ሲነሱ ጥያቄዎችን መመለስ እንዲሁም ደግሞ በሆነ ባልተስመመንበት ነገር ላይ ያንን ያልተስማማንበት ነገር ተነጋግረን በቡድንም ሆነ በስራ ጉዳይም እንዲሁም በቤተሰብ ጉዳይም ሲሆን ያንን ነገር የተስማማንበትን ነገር ውሳኔ መስጠት ያስፈልጋል፤ ውሳኔ በጣም ወሳኝ ነገር ነው ምክንያቱም ካልወሰንም ምንም አይነት ስራ መስራት ምንም አይነት ግንኙነት ማድረግ አንችልም፤ ከማንኛውም ሰው ጋር ከማህበረሰብም ጋር ሆነ ከስራ ጉዳይም ከስራ ባልደረቦችም ጋር ሆነ በየትኛውም ጉዳይ ሰዎች ስምምነት ካላደረጉ ወይ ደግሞ ውሳኔ ካልወሰኑ ምንም ነገር ማድረግ አይችሉም ስለዚህ መወሰን ጥሩ ነው ሁሉም ነገር ላይ ውሳኔ የግዴታ ነው ሰዎች አንድ ነገር ስራ ለመስራት ሲያስቡ ብዙ ስራ ያስባሉ፤ እዛ ስራ ላይ ብዙ ስራ ይመጣለታል ያንን ስራ አንዱን ስራ ለመስራት የግድ ሁሉም ሰው ብዙ ስራ መስራት አይችልም ስለዚህ አንዱን ስራ ወስኖ መውሰድ አለበት አንዱን ስራ ወስኖ ያንን ይሄን ስራ እሰራለሁ ብሎ መወሰን ያስፈልጋል ስለዚህ ውሳኔ ለህይወታችን በጣም አስፈላጊውና ትልቁ ነገር ነው፤ በምንም ጉዳይ ላይ የማንጸጸትበትን ውሳኔ መወሰን ያስፈልገናል ምክንያቱም ውሳኔ ማለት ትልቅ ነገር ነው በህይወታችን ውስጥ ትልቅ ተጽዕኖ ያለው እንዲሁም ደግሞ አንዴ ከወሰንን ያንን ነገር መተግበር አለብን የምንወስነው ውሳኔ የማንቆጭበት እንዲሁም ደግሞ ስህተት ያልሆነና ትክክለኛና እውነተኛ እንዲሁም ደግሞ አሉታዊ ሳይሆን ደግሞ ትክክለኛ የሆነ እውነተኛ የሆነም በመረጃና በማስረጃ የተደገፈ ትክክለኛ ነገር ላይ ውሳኔ መወሰን እንዲሁም ደግሞ ያንን ነገር የወሰንነውን ውሳኔ ማጽደቂያ ይጠበቅብና፤ ምክንያቱም ውሳኔ ትልቅ ነገር ነው ውሳኔ ማለት ልክ እንደ ቃል ነው ውሳኔ መወሰን ማለት ሰዎች አንድ ነገር ላይ ሲነጋገሩ ወይ ደግሞ እኛ ከራሳችን ጋር የሆነ ሀሳብ ስንጋጭ ሀሳባችን ከሀሳብ ከሀሳባችን ጋር ሲጋጭ የራሳችን ሀሳብ ሲጋጭብን አንዱን ሀሳብ ወስደን እዛ ሀሳብ ላይ መስራት እዛ ሀሳብ ላይ መወሰን ያስፈልገናል ምክንያቱም አንድ ሰው ቤት እሰራለሁ ብሎ ከተነሳ ምን አይነት ቤት መስራት እንዳለበት መወሰን ያስፈልጋል ለምሳሌ አንድ ሰው የሆነ ነገር መማር መማር መማር ከፈለገ የሚማረውን ትምህርት ወስኖ ማወቅ ያስፈልገዋል፤ አንድ ሰው ስራ እጀምራለሁ ከአለ መስራት ያለበት ብዙ አይነት የንግድ ስራዎች አሉ ያንን የንግድ ስራ አንዱን ወስኖ ይሄን ስራ መስራት አለብኝ ብዬ አንዱን ስራ መወሰን ያስፈልገኛል፤ ሁሉም ሰው አንድ ውሳኔ የግድ ያስፈልገዋል ሁሉም ሰው ሳይወስን ምንም ነገር ሊያደርግ አይችልም ምክንያቱም ካልወሰነ ምንም ነገር ሳያደርግ ይቀራል ማለት ነው አንድ ሰው ስራ መስራትም ሆነ የተለያዩ ነገሮችን ለማድረግ ምንም ነገር ለመስራት ውሳኔ ያስፈልጋል ማለት ነው ስለዚህ አንድ ሰው ውሳኔ ሲወስን ምክንያቱም አንድ ነገር ላይ አስቦበት እንዲሁም ደግሞ ይጠቅመኛል ብሎ ይሄ ነገር አይጎዳኝም ብሎ የማይጎዳው ነገር ላይ ውሳኔ ይወስናል፤ አንድ ነገር ለማድረግ ስንሞክር ወስነን ነው ከሰዎች ጋር ስናወራ እንኳን የምናወራውን ቃል አስበንበትና እንዲሁም ወስነን እንዲህ ልበለው ብለን ወስነን ነው የምናወራው ምክንያቱም ውሳኔ መስጠት ማለት በጣም ትልቅ ነገር ነው፤ አንድ ነገር ላይ መወሰን በጣም አሪፍ ነገር እና የሚያዋጣ ነገር ነው ምክንያቱም ካልወሰንን በአንድ መንገድ ላይ ካልወሰንን አንድ ሰው ሁለት መንገድ ላይ በአንድ ጊዜ መጓዝ ስለማይችል እኛ ያንን ውሳኔ ወስነን በአንድ መንገድ እንዲሁም በአንድ አሰብ መመራት ያስፈልጋል ስለዚህ የተለያዩ ብዙ ሀሳቦች አሉ ያንን ሀሳብ ሰብስቦ በስራ ጉዳይ ሊሆን ይችላል በቤተሰብ ጉዳይ በተለያዩ የራሳችንንም ሀሳብ ሊሆን ይችላል ያ ሀሳብ የሚጋጭና የሀሳብ የማይጣረስ ከሆነ ያንን ሀሳብ አንድ አድርጎ የመወሰን ውሳኔዎችን የመስጠት እንዲሁም ደግሞ ትክክለኛን ውሳኔ መስጠት በስራም ጉዳይ በስራ ዙሪያ እንዲሁም ደግሞ በቤተሰብ ጉዳይ ላይ ትክክለኛውን ውሳኔ መስጠት እችላለሁ እኔ ውሳኔዎችን መስጠት እንዲሁም ደግሞ አንድ ውሳኔ መወሰን በጣም ያስደስተኛል፤ ስወስን አስቤበት እንዲሁም ደግሞ አሰላስዬ አውጥቼ አውርጄ ትክክለኛ ወሳኔ የትኛው ነው የትኛው ነው በጣም እውነተኛው ብዬ አስቤበት የሚጠቅመኝን ነገር እወስናለሁ፤ ለከሰዎች ሰዎችንም ለማስታረቅ ስል ውሳኔዎችን እወስናለሁ የተለያዩ ውሳኔዎች የሰው ልጅ ውሳኔው በጣም መሰረታዊ ነገር ነው ስለዚህ አንድን ስራ ለመስራት ሳስብ የምሰራውን ነገር አስባለሁ እወስናለሁ ያንን ውሳኔ እወስናለሁ ማለት ነው። የትኛውም ነገር ለመስራትም ሆነ ለማድረግ ከሰዎች ጋር ለመግባባት እንዲሁም ደግሞ ግንኙነት ለመፍጠር ለማግባትም የማስብ ከሆነ አገባለሁ አላገባም የሚለውን ነገር ወስኜ አስቤ ያንን ሀሳቤን ማግባት ካለብኝ ወስኜ እገባለሁ መስራት ካለብኝ ወስኜ እሰራለሁ በአንድ ስራ ላይ ውሳኔዬን እሰጣለሁ ማለት ነው አንድ ግጭት ሲኖር በማስታረቅ ትክክለኛው ነገር ላይ ውሳኔ እሰጣለሁ እነዚህ ነገሮች ሁሉ ለውሳኔ በጣም አስፈላጊዎች ናቸው

ባህላዊ ልብስ ለባህል ጊዜ እንዲሁም ደግሞ ለተለያዩ ባህላዊ ክንዋኔዎች ለተለያዩ ጊዜ ባህላዊ ልብስን እለብሳለሁ ሀገራዊ ክብረ ባዓል ሲከበሩ የብሄር ብሄረ ሰዎች ቀን ሲከበር የተለያዩ ብሄራዊ ባህላዊ ልብሶችን እከብራለሁ እነሱን እለብሳለሁ ምክንያቱም ሀገርን የሚገልጹ ባህልን የሚገልጹ ነገሮችን እለብሳለሁ ማለት ነው። ወግና ደንብ እንዲሁም ደግሞ ባህላዊ እንዲሁም ደግሞ ማህበራዊ ባህል የሆኑትን ልብሶች አዘወትራለሁ እለብሳለሁ ምክንያቱም እነዚህ ከክብር ጋር የሚሄዱና ማንነቴን የሚገልጹልኝ ነገሮች ስለሆኑ የነዚህ ልብሶች ባህላዊ ልብስ መልበስ በጣም ደስ ይለኛል። ባህላዊ ልብስ አንደኛ የሚያስፈልገው ባህላዊ ልብስ ሀገራዊ ልብስ ስለሆነ አንድነትን የሚያንፀባርቅ ማንነትን የሚያሳይ እንዲሁም ደግሞ የማንነት መገለጫ እንዲሁም ደግሞ በራሳችን እንድንኮራ እንድንተማመን ታሪክ እንዳለንና ባህል እንዳለን እንድናውቅ የሚረዳን ነው። ስለዚህ ባህላዊ ልብስ በጣም አስፈላጊና የክብር ልብስ እንዲሁም ደግሞ ለባህል ጊዜ የሚለበስ ለተለያዩ ለክብረ በዓሎች ጊዜ ነገር ለተለያዩ ሃይማኖታዊ እንዲሁም ደግሞ ሀገራዊ ክብረ ባህሎች ላይ የሚለበስ ልብስ ነው። ስለዚህ ባህላዊ ልብስ በጣም ነው የምወደው ሀገራዊ ልብስ በጣም እወዳለሁ። ምክንያቱም ጥሩ ነገር ስለሆነ ባህላዊ ልብስ በጣም ነው የምወደው። ባህላዊ ልብስ መልበስ በጣም ደስ ይላል ባህላዊ ልብስ የሚለብሱ ሰዎች ምክንያቱም ባህል ያላቸው ሰዎች ናቸው ባህላዊ ልብስ የሚለፍሱት በዓል የሌለው ሰው ባህላዊ ልብስ ሊለብስ አይችልም ስለዚህ ባህላዊ ልብስ በጣም አስፈላጊ ነገር ነው። የሰው ልጅ ባህል ሃይማኖት ግድ አለው ሁሉም ሰው ባህልና ሃይማኖት አለው ስለዚህ ይህን ባህልና ሃይማኖት በመከተል የዛ ባህልና ሃይማኖት የሚያንፀበርቀውን ልብስ ወይ ደግሞ የዛ ባህል ምልክት የሆነውን ነገር ያደርጋል። ስለዚህ እኔ ደግሞ የባህሌ መገለጫ እንዲሁም ደግሞ ከባህሌ ጋር ሚሄድ የባህሌ መገለጫ የኔ መገለጫ የነበረውን የሀገሬን የባህል ልብስ እንዲሁም ደግሞ የተለያዩ ሀብሎችን የተለያዩ የእጅ ጌጦችን የእጅ አንባሮችን እለብሳለሁ ማለት ነው። የእጅ አንባርም ሆነ የአንገት ጌጣጌጦች አሉ የተለያዩ ልብሰ ተክኖዎች የተለያዩ ልብሶች አሉ እነዚህ አይነት ልብሶች ጃኖ ለምሳሌ ጃኖ አለ። የተለያዩ የአባ ገዳም ሆነ የተለያዩ የባህላዊ ልብሶች አሉ ማለት ነው እነዚህ አይነት ልብሶች ሀገራዊ እንዲሁም ደግሞ ባህላዊ ልብሶች ናቸው። እነዚህ ልብሶች የሚለበሱት ብዙ ጊዜ የሚለብሱት እንደዚህ አይነት ልብሶች አባቶች ናቸው ትላልቅ ሰዎች አባቶች እናቶች እንዲሁም ደግሞ አባወራዎች የሚለብሷቸው ሲሆን ማንም ሰው ህፃንም ትንሽም ትልቅም የተለያየ ራሱ የሆነ የባህል መገለጫ ይለብሳል እንደየእድሜው ባህል መገለጫ አለው። ምክንያቱም ሁሉም ሰው ትንሽም ሆነ ትልቅ የራሱ ቦታ እሴት እንዲሁም ደግሞ ታሪካዊ መገለጫ ስላለው ሁሉም ሰው የሚለብሰው ልብስ ባህላዊ ልብስ የራሱ የባህል ልብስ የሚለው ወይ ደግሞ መገለጫዬ የኔ ማንነት የሚለው የራሱ የሆነ ልብስ ይለብሳል ማለት ነው። ስለዚህ እኔም ባህላዊ ልብስ ይገልጸኛል የምለውን እኔ የኔ ባህል ነው የምለው የኔ ሃይማኖት ባህሌ ይገልጸኛል ይሄ ይገልጸኛል የምለውን ያንን የባህላዊ ልብስ እለብሳለሁ። የምለብሰው በየትኛውም ጊዜ መልበስ ባለብኝ ሰዓት ነው በየትኛውም ጊዜ ዘውትር እንዲሁም ደግሞ በአዘቦት ጊዜ አለብስም በአዘቦት እምለብሳቸውን በእነሱ ቋሚ ልብሶች እንዲሁም ደግሞ ሌሎች ልብሶች ናቸው። የውጭ ሀገር ልብሶችም ሊሆኑ ይችላሉ ግን እነዚህ የሚለበሱ የሚችሉት ባዘቦት ጊዜ ሳይሆን ባህላዊ ልብስ የሚለበሰው በወሳኝ ጊዜና በባህላዊ ጊዜ እንዲሁም ደግሞ ባህል ሲከበር የተለያዩ አውደ አመት የተለያዩ ደግሞ እንደ አዲስ አመት ያሉ የተለያዩ ቦታው ላይ ለልብሱ የሚገባው ክብረ በዓል ላይ ሲደርስ ብቻ የሚለበስ ነው። ባህላዊ ልብስ ዝም ብሎ ባዘቦት እንዲሁም ደግሞ ዘውትር የሚለበስ ተራ ልብስ ሳይሆን የክብር የማንነት መገለጫ ስለሆነ። ለዛ ክብረ በዓል ከክብረ በዓሉ ከደረሰ ወይ ደግሞ የክብረ በዓል እለት ብቻ የሚለበስ የክብር ልብስ ነው። ሀገርን የሚገልጽ እንዲሁም ደግሞ ብሄርን የሚገልጽ ቋንቋን የሚገልጽ ነው በልብስ ብዙ ነገር መግለጽ ይቻላል። ቋንቋን መግለጽ ይቻላል ብሄርን መግለጽ ይቻላል ማንነትን መግለጽ ይቻላል። በልብስ ብዙ ነገር መግለጽ ይቻላል በልብስ ሃይማኖትን መግለጽ ይቻላል። በልብስ ማንነትን መግለጽ ይቻላል በልብስ ቋንቋን መግለጽ ይቻላል ወይም በልብስ ማንነታችንን እሴታችንን እንዲሁም ደግሞ ታሪክን መግለጽ ይቻላል። በልብስ ብዙ ነገር መግለጽን ይቻላል። ልብስ የሚለብስ ሰው ዝም ብሎ አይለብስም ምክንያቱም አንድ ባህላዊ ልብስ ዝም ብሎ የሚለበስ ወይ ደግሞ ዝም ብሎ በተራ ነገር የሚለበስ ፍቺ የሌለው ነገር አይደለም ባህላዊ ልብስ ብዙ ፍቺ አለው። የራሱ አይነት ታሪክ አለው ታሪክን ይገልጻል ማንነትን ይገልጻል። ሃይማኖትን ባህልን እንዲሁም ደግሞ ታሪክን ይገልጻል። የማንነት መጀመሪያም ሆነ የዛ ባህል ወይም ደግሞ የዛ ቋንቋ አመጣጥ የዛ ባህል አመጣጥ የዛ ባህል ህጎችን የሚገልጽ ነው። ልብስ ብዙ ነገር ይገልጻል የባህሉን ህግ ይገልጻል ማለት ነው። ባህል የባህል ልብስ ይሄን ያህል ክብር ያለው ትልቅ ልብስ ነው። ትልቅ ሀገራዊ ልብስ ነው።

ስብሰባ ለተለያየ ጊዜ በብዙ ጊዜ ስብሰባ ይደረጋል ስብሰባ የሚደረገው በስራ ሰዓት ለስራ በስራ ጉዳይ እንዲሁም ደግሞ በቤተሰብ ጉዳይ ሊሆን ይችላል። በተለያዩ ጉዳዮች ስብሰባዎች ይደረጋሉ እና ስብሰባ የማደርገው በስራ ጉዳይ ብዙም ጊዜ በስራ ጉዳይ ላይ ነው። በስራ ጉዳይ ቢያንስ በወር በወር ሶስት ጊዜ ስብሰባ ስራ ጉዳይ በወር ሶስት ጊዜ ስብሰባ አደርጋለሁ። እንዲሁም ደግሞ ከቤተሰብ ጋር በወር አንድ ጊዜ ከቤተሰብ ጋር ስብሰባ እናደርጋለን። ደግሞ ከራሴን ጋርም ቁጭ ብዬ እሰባስባለሁ ከጓደኞቼ ጋር ስብሰባ እናደርጋለን። ስለዚህ ስብሰባ አንድ ስብሰባ ጥቅሙ አንድ በስራ ጉዳይ ላይ ከሆነ ስብሰባ አንድ ጥሩ ሀሳብ ወይ ደግሞ አዲስ ሀሳብ በስራ ጉዳይ አዲስ ሀሳብ ከተፈጠረ ያንን ሀሳብ ለመናገር እና የቡድኑን ሀሳብ እንዲሁም ደግሞ የባልደረቦችን ሀሳብ ለማወቅ ያ ሀሰብ ይደረጋል ማለት ነው። ሁለተኛ ደግሞ ሌላ ትምህርት ነክ ከሆነ ስለ ስራው ለማብራራት እንዲሁም ደግሞ ስራውን ለማስረዳት አዳዲስ ሀሳቦች ካሉ ያንን ሀሳብ ለማመንጨት እና በስራው ላይ ሌላ አዲስ ሀሳብ ከተሰራ ከተነሳ ያንን ሀሳብ ለማንፀባረቅ እንዲሁም ደግሞ በስራው ላይ ያሉ ሰዎች እንዲሳተፉበትና እነሱን ለማስማማትና እነሱን ለማሳመን የሚደረግ በስራ ባልደረቦች መሃል የሚደረግ ነው ስብሰባ ማለት በጣም ትልቅ ነገር ነው። ስብሰባ እንደ ሀገርም መንግስት ይሰበሰባል እንዲሁም ደግሞ እንደ ተቃዋሚም ብዙ ተቃዋሚዎች በስብሰባ ነው የሚያምኑት ሁሉም ነገር ላይ ስብሰባ አይጠፋም። ሁሉም ማህበረሰቡን በቀበሌ ተሰብስቦ ይነጋገራል ማለት ነው። ስብሰባ ማለት እንግዲህ ሰው ከተዘበሰበ የስብሰባ ጥቅሙ አንድ በስብሰባ ላይ ሰው ሁሉም ሀሳቡን ሁሉም ሀሳቡን ሁሉም ሀሳቡን ይለዋወጣል ያንን ሀሳብ ይለዋወጣል ሀሳቡ ሁሉም ተለዋውጦ በአንድ ሀሳብ ላይ እንዲስማሙ ይደረጋል ማለት ነው። ከተስማሙ በኋላ በዛ ሀሳብ ላይ ውሳኔ ይወሰናል ስለዚህ ስብሰባ ትልቅ ነገር ነው። ስብሰባ በጣም አስፈላጊ ነገር ነው። ስብሰባ ማለት ስራን የሚያቆም እንዲሁም ደግሞ ስራን እንዲህ የሚያጠናክር ብዙ ሀሳቦችን የሚያመነጭ ነው። ምክንያቱም ስብሰባ ላይ ብዙ ሰው የተለያየ ሀሳብ ያነሳል በዛ መሃል ሁሉም ሰው የተለያየ ሀሳብ ስለሚያነሳ ያ ሀሳብ አንድ ላይ ሲጠራቀም ብዙ አዲስ ነገርን ይፈጥራል። ምክንያቱም ሰዎች ሲሰበሰቡ አዳዲስ ሀሳቦችን አዳዲስ ፈጠራ ሀሳቦችን ይናገራሉ ብዙ ሀሳብን ያነሳሉ በስራ ጉዳይ ከሆነ ብዙ ስራ ጉዳዮች ይፈታሉ የብዙ ችግሮች ስራዎች ችግሮች ይፈታሉ ማለት ነው። እንደ ሀገርም ከሆነ የሀገር ችግር ለመፍታት ሀገር እንኳን ስብሰባ ላይ ይቀመጣሉ ማለት ነው ብዙ ችግሮች የሚፈቱት በስብሰባ በመነጋገር ስብሰባ ላይ በመነጋገር እንዲሁም ደግሞ በመደማመጥ ነው። ስብሰባ ላይ ትልቁ ነገር መደማመጥ ነው ሰው ካልተደማመጠ ያንን ስብሰባ ማድረግ አይችልም እንዲሁም ደግሞ ሊግባባ አይችልም። ሰው ስብሰባ የሚያደርገው አንድ ነገርን ለማሳወቅ እና አንድ ያልተስማሙበትን ነገር እንዲስማሙ ለማድረግ ነው። እና አዲስ ነገር ሲፈጠር ያን አዲስ ነገር ለማህበረሰቡ እንዲሁም ደግሞ ለስራ ማልደረባ ለማሳወቅ የሚደረግ ነው። ስብሰባ በቤተሰብ ዙሪያ የሚደረግ ከሆነ ደግሞ ቤተሰብ ተጠልቶ ከሆነ ቤተሰብን ለማስታረቅ እንዲሁም ደግሞ ቤተሰብ የሚያገባ የሚዳር እንዲሁም ደግሞ የሚያገባ ካለ ያንን ነገር ያ ሰው እንዲያገባ እንዲዳር ለማድረግ የሚደረግ ስብሰባ ነው የቤተሰብን ችግር ለመፍታት የሚደረግ ስብሰባ አለ። ያኔ ችግር ይፈታል ከቤተሰብ ጋር ብዙ ችግሮች ካሉ ያንን ነገር ለመፍታት ስብሰባ ይደረጋል ቤተሰብ እንዲነጋገር እንዲተዋወቅ ስብሰባ ይደረጋል። እና ስብሰባ ትልቅ ነገር ነው ሰው ለብዙ ነገር ይሰበሰባል አንድ በስራ ጉዳይ ሁለት ደግሞ ሰዎችን ለማስተረቅ ይሰበሰባል ምክንያቱም ሽማግሌዎች ሰዎችን ለማስተላለፍ ሲሉ ይሰበሰቡና በአንድነት በእንጨት ስር በዛፍ ስር ቁጭ ብለው እንደ ባህላዊ ከሆነ በዛፍ ሰር ቁጭ ብሎ አባቶች ተሰብስበው የተጻሉትን ሰዎች ያስታርቃሉ ማለት ነው። እነሱን ካስተረቁ በኋላ እንግዲህ አስታርቀው እነዛን ሰዎች አስታርቆ ይቅርታ ካስባባሉ በኋላ ከአስማሙ በኋላ እንግዲህ ያንን ፍቅር ይፈጥራሉ ማለት ነው። ስለዚህ ስብሰባ ማለት የአንድነት ምልክት እንዲሁም ደግሞ የመሰማማት የመደማመጥ እንዲሁም የአንድነት የመከባበር ምልክት ነው። ስብሰባ ሁሉም ሰው ካከበረና በስነ ስርዓት ህጉን ተከትሎ የሚሰበሰብ በስብሰባው ላይ ከተገኘ ስብሰባ በጣም ትልቅ ነገር እንዲሁም ደግሞ ለሀገርም በጣም አሪፍ ነገር ነው። ስለዚህ ስብሰባ ብዙ ነገርን ይለውጣል የሰውን ሀሳብ ይለውጣል የሰውን ንግግር ይለውጣል እንዲሁም ደግሞ ሰዎች እንዲስማሙ ሀገር እንዲስማማ ያደርጋል ማለት ነው። ስብሰባ በጣም ጥሩ ነገር ነው ሰው ቢያንስ አንድ ሰው በወር በስራ ጉዳይ በወር ሶስቴ መሰብሰብ አለበት በቤተሰብ ጉዳይ በወር አንድዴ መሰብሰብ አለበት። በ እንዲሁም ደግሞ በጓደኝነት ምክንያት ደግሞ እንዲሁም በስራ በቢዝነስ ጉዳይ ላይ ሰው መሰብሰብና ማውራት አለበት ማለት ነው። ያን ያህል ስብሰባ ይሄን ያህል ውጤታማ ነው። ስብሰባ መሰብሰብ በጣም ጥሩ ነገር ነው። እንደ ሀገር የታወቀ ነው። ስለዚህ ሁሉ ነገር የሚፈቱት በስብሰባ ነው። ሀገራዊ ችግር እንዲሁም ደግሞ ብሄራዊ ችግር የህዝብ ችግር የሚፈቱታው